ስሜትህን በፊትህ ላይ ታሳያለህ ወይ? አዎ እንግዲህ ስሜትን በፊቴ ላይ አሳያለሁ የተለያዩ አይነት ስሜቶች አሉ። በሰዎች ላይ ይፈርቁ ይፈርቁ ተለያዩ አይነቶች ስሜቶች አሉ ማለት ነው። እንግዲህ ከእነዚህ መካከል መናደድን ይመስል መደሰት ደግሞ ማዘን መከፋት መበሳጨት እነዚህን ጨምሮ ብዙ አይነት ስሜቶች ያስተናግዳል ማለት ነው። የሰው ልጅ እንግዲህ ያው በባህሪው ሁሉም የተለያየ የመሆኑ ምክንያት አንዳንድ ሰዎች በፊታቸው ላይ ሀዘናቸውን የማያሳዩ አሉ ማለት ነው። በውስጣቸው ሀዘናቸውን ወይም ደስታቸውን ወይም ንደታቸውን ብስጫቸውን በፊታቸው የሚይዙ ስሜታቸውን በውስጣቸው የሚይዙ ብዙ አሉ ማለት ነው። ያው እንደ ሰው ባህሪ ሁሉም እንደ እየ እንደ አፈጣጠሩ እንደ ባህሪው ይለያያል ማለት ነው። እና እኔ እንግዲህ በባህሪዬ ያው ስሜቶቼን በፊት ላይ አሳያለሁ ማለት ነው። ያው በምናደድበትም ጊዜ ፊቴን በማኮሳተርም ሊሆን ይችላል እንደዚሁም ደግሞ ፊቴን በማጨማደድ ንዴት ስሜቴን አሳያለሁኝ ማለት ነው። በፊቴ ላይ እንግዲህ በምደሰበትም ሰዓት እንግዲህ ፊቴ ልክ የመሳቅ ያህል ብርሃን የበራበት ያህል የሚደሰት አይነት የት አለኝ ማለት ነው። እንግዲህ ያው ደስታ ሲባል እንግዲህ ደስ ሲለው አንድ ሰው በፊቱ በጥርሱ እንኳን ባይስቅ በፊቱ ፈገግ የሚል ስሜት ያሳያል ማለት ነው። አንዳንድ ሰው እንግዲህ እና ከነዛ ሰዎች መካከል እኔ አንዱ ነኝ። ደስ ሲለኝ በፊቴ ፈገግ እላለሁ ማለት ነው። እንዚሁም ደግሞ ሰአቱንም ደግሞ በጣም ተክዤና ፊቴን ጥዬ ማለት ይቻላል ያለሁበት ሁኔታ ይኖራል ማለት ነው። በማዝንበት ጊዜ በምናደድበትም ሰዓት እንደዚሁ ፊቴን በማንኮሳተር በጣም በፊቴ ላይ በሚታይ ግልጽ ሆነ በሚታይ መልኩ የተለያዩ ስሜቶችን አስተናግዳለሁኝ ማለት ነው። እንግዲህ ያው በሰዎች ላይ የተለያዩ ስሜቶቼ ይስተዋላሉ እንግዲህ የደስታም ሆነ የሀዘን የመከፋት የመጨነቅ እንግዲህ እኔም አሁን በሚጨንቀኝ ሰዓት ፊቴ ይሁኑላህ እንትን እልና በቃ የመጨነቅ ስሜት አለ የድብርት ስሜት ይሰማኛል ማለት ነው። በግልጽ ሰዎች እኔ ስናደድ እንደዚሁም ደግሞ ስደሰት እንደዚሁም ደግሞ ስበሳጭ ወይም ሳዝን እኔን ሰዎች አይተው መለየት ይችላሉ ማለት ነው። በመደሰትበትም ሰዓት ምንድነው? ምን አግኝተህ ነው እንደዚህ ፊትህ የበራው ወይም ፊትህ ደስ ያለህ ይሉኛል ማለት ነው። ያው ፊቴን በማየት በፊቴ ላይ በማሳየው ሪአክሽን ማለት ነው እንደዚሁም ደግሞ በምናደድበትም ሰዓት። እንደዝሁም ምን ሆነህ ነው? ምን አጋጥሞህ ነው? ምን የተናደድከው ይሉኛል? ማለት ነው። ሳልነግራችሁ በቃላት ሳልነግራችሁ ያው ፊቴን በማየት የፊቴን ሪአክሽን በማየት ምንሆነው ምናጋጥሞህ ነው የተናደድከው ይሉኛል። በማዝንም ሰዓት እንደዚሁ የሚያጽናኑኝ አሉ ማለት ነው። ሳልነግራችሁ ምን ሆነህ ነው? ምንድን አግኝቶህ ነው? እያሉ የፊቴን ሀዘን ወይም የፊቴን ስሜት በማየት ብቻ እኔን ለማጽናናት የሚወጡ ጓደኞች አሉኝ ማለት ነው። ይሄ የሆነበት ምክንያት እንግዲህ በፊቴ ላይ የተለያዩ ስሜቶችን ስለማስተናግድ ነው ማለት ነው። በፊቴ ላይ እንግዲህ የሀዘንም ይሁን የደስታ የመከፋትም ይሁን የማዘን ስሜቶችን ስለማስተናግድ እንደዛ በሚከሰትብኝ ሰዓት ጓደኞቼ ያውቁኛል ማለት ነው። እንደዚሁም ደግሞ አንዳንድ ሰዎች አሉ የሀዘናቸውን ሆነ ደስታቸውን ሌሎች ስሜቶቻቸውን በውስጣቸው የሚይዙ ከላይ ምንም የማይመስሉ ስጣያት በእይታ ሊገልጹ የማይችሉ ብዙ አይነት ሰዎች አሉ ማለት ነው። እንግዲህ እኔ ከነዛ ሰዎች ሳልሆን በፊታቸው ላይ የስሜት ስሜታቸውን ሰዎች እኔ ማለት ነው እንግዲህ ሲደሰቱም ሲያዝኑም ሲከፉም ስሜታቸውን በፊታቸው ከሚገለጹ ወይም ፊታቸው ላይ ከሚያስታውቅባቸው ሰዎች መካከል አንዱ ነኝ ማለት ነው። እንግዲህ ስሜቴን በፊቴ አሳያለሁ ማለት ነው።

የሞባይል ዳታ ትጠቀማለሁ ወይ? እንግዲህ የሞባይል ዳታ እጠቀማለሁኝ ብዛት ስማርት ስልክ ስላለኝ የተለያየ የሞባይል ዳታዎችን እጠቀማለሁ ማለት ነው። ያው ስማርት ስልክ ሲኖር ወይም ደግሞ የተለያዩ የሶሻል ሜዳዎችን ለመጠቀም ዳታ ያስፈልጋል ማለት ነው። እንግዲህ እንዴ ቴሌግራም፤ ፌስቡክ፤ ዩቲዩብ፤ ዋትሳፕ፤ ኢሞ እንደዚህ የመሳሰሉ የማህበራዊ ሚዲያዎችን ለመጠቀም ዳታ አስፈላጊ ነው ማለት ነው እንግዲህ ስማርት ስልክ ካለህ ዳታ የግዴታ አስፈላጊ ነው ማለት ነው። ምክንያቱም እንግዲህ የተለያዩ የማህበራዊ እንትኖች በዳታ ነው የሚሰሩት ማለት ነው። እንግዲህ የተለያዩ መረጃዎችንም ለማግኘት ወይም ደግሞ ትምህርቶችን ለመውሰድ ወይም ደግሞ መልእክቶችን ለማስተላለፍ ወይም ደግሞ ስራዎችን ለመስራት ወይም የተለያዩ የሶሻል ሚዲያ ኦንላይን ግቢብይቶችን ለማከናወን ዳታ አስፈላጊና ዋናው መሳሪያ ስለሆነ ማለት ነው። እንግዲህ ዳታ በጣም አስፈላጊ ከመሆኑም አንፃር ዳታ እጠቀማለሁ ማለት ነው እንግዲህ ያው እኔ ተማሪ እንደመሆንም አንፃር የተለያዩ የትምህርት አይነቶች፤ እንደዚሁም የጥያቄ አይነቶችን ጎግል ለማድረግ ለመስራት ዳታ አስፈላጊ ሆኖ ስላገኘሁት ማለት ነው ዳታ እጠቀማለሁኝ ማለት ነው እንግዲህ ከዳታም ውጪ እንዴ ዋይፋይ እጠቀማለሁ ማለት ነው ዋይፋይ በለለ ሰዓት ያው ዳታ ፓኬጅ ሞልቼ እጠቀማለሁኝ ማለት ነው እንግዲህ መረጃዎችንም ለማግኘት ስፈልግ የተለያዩ እለታዊ መረጃዎችን ለማየት ከፈለኩኝ እንግዲህ ቴሌግራም የሚሆን ዋዝ አፕ እንደውም ኢንስታግራም ዳታ እሞላለሁ ማለት ነው ዳታ ያስፈልገኛል ወይም ዳታ እጠቀማለሁ ማለት ነው አስፈላጊ ነው ማለት ነው። እንግዲህ የሞባይል ዳታ ጠቃሚ የሆነ የተለያዩ መረጃዎችን ለማየት የሚጠቅመን ነው ማለት ነው በዋነኛነት እንግዲህ ዳታ ከዋይፋይ ቀጥዬ ዳታ የሞባይል ዳታ እጠቀማለሁኝ ማለት ነው። ያው ስማርት ስልክ ካለ ዳታ ግዴታ አስፈላጊ ስለሆነ ማለት ነው። እና ዳታ ጠቃሚ ሆኖ ስላገኘሁት ዳታን እጠቀማለሁኝ ማለት ነው።

ትምህርት ቤት የምትወደው ትምህርት ምንድን ነበር ነው? እንግዲህ በትምህርት ቤት ከኬጅ ጀምሬ አሁን እስካለሁበት እስከ ዩኒቨርሲቲ ደረጃ ድረስ። ትምህርቶችን እየተከታተልኩ ነው ማለት ነው። እንግዲህ ይሄ የምወደው የትምህርት አይነት ያው በፊት ከአንደኛ ክፍል እስከ ስምንተኛ ክፍል በነበርኩበት ጊዜ የምወደው የትምህርት አይነት እና ደግሞ ከዛም በኋላ ሀሳቤን የቀየርኩበት የትምህርት አይነት አለ ማለት ነው። እንግዲህ ያኔ በመጀመሪያ ጊዜ የጂኦግራፊ ትምህርትን ማጥናት በጣም ያስደስተኝ ነበር ነው። ጂኦግራፊ እንግዲህ በጣም የምወደውና እንደዚህ የሚለኝ የትምህርት አይነት ነበር ማለት ነው። ምክንያቱም ደግሞ ናቹራሊ ስለሚያጠነጥን ስለ ናቹራል ብዙን ጊዜ ስለሚያወራ እኔ ደግሞ እንደዚህ አይነት ነገሮች በጣም ደስ ስለሚሉኝና እንደዛ አይነት ቦታዎች ስለምወድ። እንደዚሁም ደግሞ የአንድን ቦታ ሀገራዊ ሁኔታን አቀማመጥ እንደዚሁም ደግሞ የተለያዩ ቦታዎችን ሁኔታ ስለሚያጠና እኔ ደግሞ ያኔ ያኔ የመመልከትና የመስማት ወይም ደግሞ የማንበብ የማንበብ በፍላጎት ስለነበረኝ በዛ ምክንያት ጂኦግራፊን በጣም የምወደው የትምህርት አይነት ነበር ማለት ነው። እንደዚሁም በፈተና ሰዓት ከፍተኛ ውጤት የማመጣው ከጂኦግራፊ መምህሮችም ጋር በጣም የምዋደድበት ነበር ማለት ነው። ምክንያቱም በጂኦግራፊስት ትምህርት ከፍተኛ ውጤት ስለማመጣ ማለት ነው። እንደዚሁም አብዛኞቹን የግሬድ ደረጃዎች እንደ አምስት ስድስት እንደዚሁም ደግሞ ሰባተኛ ክፍል ድረስ የጂኦግራፊክ ፈተናን ሙሉ ከስልሳ ፋይናል የሚደፍንበትም ሰዓት ነበር ማለት ነው። ይሄም ለትምህርቱ ያለኝን ጥልቅ ፍላጎት እና ፍቅር ያሳያል ማለት ነው። ከዚህም በመቀጠል የማትስ ትምህርት የምወደውና ደስ የምለኝ የትምህርት አይነት ነው ማለት ነው። እንደው እሱን የምወድበትን ምክንያት ደግሞ የማትስ ያስተምረን የነበረው መምህር በጣም የሚችል እና ደስ የሚል ለመማር ማራኪ የሆነ ወይም ሳቢ የሆነ ወይም ደግሞ ተባባሪ የሆና ነበር ማለት ነው። እና በጣም ደስ የሚል ነበር ማለት ነው። እና በዚህ ምክንያት አንደኛ የጂኦግራፊ የትምህርትን ሁለተኛ ደግሞ የማትስ ትምህርትን በጣም የምወደው የትምህርት አይነት ነበር ማለት ነው። ከአንደኛ እስከ ስምንተኛ ክፍል ወይም ደግሞ ጁኒየር በሚባለው ደረጃ ባለሁበት ወቅት ማለት ነው። በሌላ በኩል እንደገና ሃይስኩል ከገባሁኝ በኋላ ዘጠነኛ ክፍል እና አስረኛ ክፍል እንደዚሁ የጂኦግራፊክ ትምህርትን በጣም ደስ የለኝ ነበር ማለት ነው። ከዛ በመቀጠል የሂስትሪ ትምህርትም ደስ ይለኝ ነበር ማለት ነው። ዘጠነኛና አስረኛ ክፍል ላይ ይሄን ምክንያት የተለያዩ ሂስትሪዎችን ማንበብ ወይም ደግሞ መስማት ስለምወድ ነው ማለት ነው። ያው ኢትዮጵያዊ እንደመሆኔም መጠን የተለያዩ ሂስትሪ ድንቅ ድንቅ የሆኑ ታሪኮች ስላላት ኢትዮጵያ እነሱን የማንበብና የማጥናት እንደዚሁም ደግሞ የመስማት ፍላጎት ስለነበረኝ በሂስትሪ ትምህርት ፍቅር አድሮብኝ ነበር ማለት ነው። ዘጠነኛ ክፍል እና አስረኛ ክፍል ይሁን እንጂ አስረኛ ክፍል የማትሪክ ፈተና ስፈተን የሂስትሪ ውጤቴ እንዴት ጠበቁት ስላልነበረ አስራ አንደኛ ክፍል በነበርኩበት ሰዓት ከሶሻል እና ከናቹራል ምርጫ በሚሰጥበት ሰዓት ናቹራልን መረጥኩ ማለት ነው። ይሄ የሚሆንበት ምክንያት የሂስትሪ ውጤቴ እንዲጠብኩትና እንዲጓጓሁት ስላልነበረ ወደ ናቹራል ትምህርት ገባ ማራት ነው ከዛም በኋላ በአሥራ አንደኛው እና ስራ ሁለተኛ ክፍል ላይ በነበርኩበት ሰዓት እንግዲህ ያው የናቹራል ትምህርቶችን በማጥናት ላይ ስለነበርኩኝ የባዮሎጂን ትምህርት በጣም ነበር ማለት ነው። ይሄን ምክንያቱ ካናቸው ከኔቸር ጋር ወይም ከተፈጥሮ ነገሮች ጋር ስለሚያያዝ እኔ ደግሞ ተፈጥሮ ተፈጥሮዎችን ማየትም ይሁን ማየትም ይሁን ስለእነሱ ማወቅ በጣም ስለሚያስደስተኝ የባዮሎጂ ትምህርትን ከሌሎች ትምህርት በበለጠ አስበልጬ እወደው ነበር ማለት ነው። ውጤቴም የተሻለ የነበረው የእሱ ትምህርት ነው ማለት ነው። እና አስራ አንደኛ ክፍል እና አስራ ወጣው ክፍል በነበርኩበት ሰዓት ከሌሎች ትምህርት በበለጠ በሱ ላይ ትኩረት አደርግ ነበር ማለት ነው። ከዚያም በኋላ ወደ ዩኒቨርሲቲ ወደ ግቢ በገባሁበትም ሰዓት የባዮሎጂ ትምህርትን በማጥናት ላይ እገኛለሁ ማለት ነው። ያው ደስ የሚለኝና የምወደው የትምህርት አይነት በመሆኑ የባዮሎጂ ትምህርትን እያጠናሁ እገኛለሁ ማለት ነው። እንግዲህ በተለያዩ የግሬድ ደረጃዎች የተለያዩ የትምህርት ፍላጎቶች ነበሩኝ ማለት ነው። በመጀመሪያ የጂኦግራፊ ትምህርት ከዛም የማተስ እንደዚሁም ደግሞ የሂስትሪ ብሎም ደግሞ ወዴ ባዮሎጂ ትምህርት ተሸጋግሬያለሁ ማለት ነው። ያው ባዮሎጂ እና ጆግራፊ የተወሰነ ተመሳሳይነትን ነገር አላቸው ማለት ነው። ምንም እንኳን ባዮሎጂ ሳይንስ ቢሆንም በተፈጥሮ ደረጃ ተመሳሳይ የተወሰነ ተመሳሳይነት ስለነበራቸው የመጀመሪያውን የፍላጎቴን ያስጠበቅኩህ ያህል ማለት ነው። የሚሰማኝና በተለያዩ የትምህርት ደረጃዎች እንግዲህ እነዚህን ትምህርቶች ደስ የሚሉኝም የምወዳቸውም የትምህርት አይነቶች ነበሩ ማለት ነው።

መብራት ሲቆረጥ ምን ታደርጋለህ ነው? እንግዲህ መብራት በተለያዩ ምክንያቶች ሊቆጠር ሊቆረጥ ይችላል ማለት ነው። ከቤት ውጭም ይሁን በቤት ውስጥ መብራት በተለያዩ ምክንያቶች ሊቋረጥ ይችላል ማለት ነው። አሁን ከቤቶች ውጭ ብናይ በተለያዩ እንጨቶች ወድቀው ሊሆን ይችላል ዛፎች ወድቀውበት ሊሆን ይችላል እንደዚሁም ደግሞ በከፍተኛ ንፋስ ምክንያትም ሊሆን ይችላል እንደዚሁም ደግሞ ገመዶች ከማረጃቸው ወይም ደግሞ ብዙ ጊዜ ከማቆየታቸው የተነሳ ሊቆረጡ ይችላሉ ማለት ነው። በቤት ውስጥም እንደዚሁ የተለያዩ በተለያዩ ምክንያቶች ገመዶች የመብራት ገመዶች ይቆረጣሉ ማለት ነው። በዚህም ጊዜ እንግዲህ ያው እኔ የመብራት የመጠገን ወይም ደግሞ የማስተካከል ሙያው ስለሌለ ጉዳት እንዳይደርስብኝ ወይም ደግሞ ሪስክ ላለመውሰድ የመብራት ባለሙያን እጠራለሁ ማለት ነው። እንግዲህ መብራት በሚቆረጥ በሰአት የመብራት ባለሙያዎችን ጠርቼ መብራቱን እንዲስተካከል ወይም ደግሞ እንዲቀጥል አደርጋለሁ ማለት ነው። ምክንያቱም እኔ መብራት የመቀጠል ወይም ደግሞ የማስተካከል ሙያ ስለሌለኝ ማለት ነው። በምክንያቱም በግምት ወይም ደግሞ በገስ የሚሆን ነገር ስላላደለ መብራትን ካለ ሙያ ወይም ደግሞ ካለ ችሎታ እቀጥላለሁ ብል በመብራት አዲጋ ህይወቴም እስከማጣት ድረስ እንደዚሁም ደግሞ ከፍተኛ ጉዳት እስከመድረስ ይሄ ያደርሳል ማለት ነው። ወይም በመሆኑ ግዴታ የመብራት ባለሙያ ወይም ደግሞ የመብራት ሀይል መጥራት አስፈላጊ ሆኖ በመገኘቱ እንግዲህ በመብራት በሚቆረጥበት ሰዓት ከውጭም ሆነ ከውስጥ የመብራት ሀይል ወይም ደግሞ የመብራት ባለሙያ እጠራለሁኝ ማለት ነው። እንግዲህ በተለያዩ አካባቢዎች ያው ሰዎች ባለሙያዎች ይኖራሉ ማለት ነው ያው መብራት ባለበት አካባቢ ብዙ የመብራት ባለሙያዎች አሉ እነሱን በመጥራት መብራቱን ለማስተካከል ማለት ነው። እንግዲህ መብራት አብዛኛውን ጊዜ በዚህ በዚህ ምክንያት በአደጋ ምክንያቶች ሲቆረጡ ከፍተኛ የሆነ ኪሳራ ሊያደርስ ይችላል ማለት ነው። የንብረት እንደዚሁም ደግሞ የህይወትም አደጋ ሊያደርስ ስለሚችል ጥንቃቄ መውሰድ ያስፈልጋል ማለት ነው። በመጀመሪያ ደረጃ ከዛም በመቀጠል ጉዳት ካልደረሰ በሰዎችም ላይ ይሁን በንብረት ላይ ጉዳት ካልደረሰህ በአግባቡ መብራቱን ለማስተካከል ባለሙያ መጥራት አስፈላጊ ነው ማለት ነው። ሌላ ሪስክም ወይም ሌላ አደጋ ከመውሰድ ይልቅ ባለሙያዎችን መጥራት አስፈላጊ ነው ማለት ነው። እነሱም አንድ የስራ እድል ስለሚፈጥር ወይም ደግሞ የስራ ሁኔታ ስለሚያመቻችላቸው እነሱን መጥራት አስፈላጊ ነው ማለት ነው። ስለዚህ የመብራት ሲቆረጥብኝ ባለሙያም በመጥራት መብራቶችን አስተካክላለሁኝ ማለት ነው። ከቤት ውጪ የሚሆን ከቤት ውስጥ በተለያዩ ምክንያቶች በሚቆረጡ ጊዜ ማለት ነው መብራቶችን በዚህ አይነት መንገድ ለማስተካከል እሞክራለሁ ማለት ነው። ሌሎችም እንግዲህ በዚህ አይነት መንገድ መብራትን እንዲያስተካክሉ ራሳቸው ካለሙያ ለማስተካከል ከመሞከርና ከፍተኛ ሪስክ ከመውሰድ ይልቅ ባለሙያችን ጠርቶ በስነ ስርዓቱ ለእነሱም ደግሞ የገቢ ምንጭ እንደዚህ እንዲሆን በማሰብ ባለሙያዎችን በመጥራት እንዲያስተካክሉ ማድረግ እንዲችሉ አሳስባለሁ ወይም ደግሞ ሀሳቤን እገልጻለሁ ማለት ነው። እኔ በበኩሌ እንግዲህ ባለሙያዎችን በመጥራት እንጂ በራሴ ፍቃዴ የማደርገው ነገር የለኝም ማለት ነው። እንግዲህ መብራትም በዚህ መንገድ ሲቆረጥ ማሰራት ወይም ማስጠገን እችላለሁ ማለት ነው። እንግዲህ ገመዱንም ማስቀየር ሊሆን ይችላል እንደዚሁ ደግሞ ሌላ ገመድን አምጥቶ ከገመዱ ጋር ማያያዝም ሊሆን ይችላል ማለት ነው። እንግዲህ መብራት ሲባል የተለያዩ የሶኬት ሊሆን ይችላል እንደዚሁ ደግሞ ስቶቨ አካባቢ ላይ ያለ ሊሆን ይችላል ብዙም ደግሞ ኖርማል መሃል ላይ ገመዱ መቆረጥ ሊሆን ይችላል አምፖልም ላይ ሊሆን ይችላል የተለያዩ ችግሮች ሊያጋጥሙት ይችላሉ ማለት ነው። እንግዲህ ከዋና መስመርም ሊሆን ይችላል እንደ ሁኔታዎች ይለያያል እሱን እንግዲህ በባለሙያዎች ለማስተካከል እሞክራለሁኝ ማለት ነው

እህል መፍጨት ታውቃለህ ወይ ነው? እንግዲህ እኔ እህል የመፍጨት ሙያ የለኝም ማለት ነው። እህል እንግዲህ በተለያዩ መንገዶች በባህል ወይ እንደዚሁም ደግሞ በዘመናዊ መንገድ እህል ይፈጫል ማለት ነው። አሁን ለምሳሌ ይሄ እናቶቻችን ቤት በድንጋይ ወፍጮ እህልን ይፈጫሉ ማለት ነው። አብዛኛው ጊዜ በገጠር አካባቢ በተለይም ደግሞ በፊት በድሮ ጊዜ እህል በቤት ውስጥ በድንጋይ ወፍ ነበር የሚፈጨው ማለት ነው። እና በዛን ጊዜ እናቶች ነበሩ ማለት ነው። እንግዲህ እህልን የሚፈጩት ያው እኔ የመፍጨት እንትን የለኝም ልምድ የለኝም ማለት ነው። ይሄም ምክንያቱ ደግሞ ያው መፍጨት ስለማልችል ወይም ደግሞ ልምዱ ስላሌለኝ ማለት ነው። እናቶች ናቸው እንግዲህ አብዛኛው ጊዜ በቤት ውስጥ እህል የሚፈጩት ማለት ነው እንደውም በአሁኑ ጊዜ እንደገና ለተለያዩ መጠጦች የሚያገለግሉ የእህል አይነቶች አሉ ማለት ነው። እንግዲህ አሁን እንድህ የደረቁት ወይ አሻሮ የሚባል አለ ማለት ነው። ገብስ ተቆልቶ የሚፈጭ ማለት ነው። እሱን እንግዲህ አሁንም ጊዜ አሁንም ድረስ በቤት ውስጥ እናቶች በድንጋይ ወፍጮ ይፈጫሉ ማለት ነው። እንደ አሻሮ ገርም ስለሆነ ብዙም ጥኑም ስላላደለ ለመፍጨት አስቸጋሪ ባለመሆኑ ምክንያት በቤት ውስጥ ይፈጫሉ ማለት ነው። እንደ አሻሮ እንደ ቂጥ እህል ምናምን የሚባሉ ነገሮች አሉ እነሱ በቤት ውስጥ ነው አብዛኛው ጊዜ የሚፈጧቸው እንደ ጠላ ቀሪብ ያሉ ነገሮችን ለማድረግ ማለት ነው። እኔ ያንን ማድረግ አልችልም ምክንያቱም ደግሞ ልምድ ስለሌለኝ ማለት ነው። እንግዲህ ማንኛውም ስራ ማንኛውም ስራ ልምድ ያስፈልገዋል ማለት ነው። ካለ ልምድ የሚሰራ ነገር ስለሌለ እኔ አብዛኛውን ጊዜ ከ ቤት ስራ ይልቅ ወደ ውጭ ያሉ ስራዎችን እንደ እርልሻ ስራ እህል አጨዳም ሊሆን ይችላል። የተለያዩ ስራዎችን እና የሚያከናውኑ እንግዲህ በቤት ውስጥ አብዛኛውን ጊዜ ይሄንን ስራ የሚያከናውኑት ሴቶች ናቸው ማለት ነው። እንግዲህ እና እህል መፍጨት እኔ አልችልም ማለት ነው። በሌላ በኩል በዘመናዊ መልኩ ያው ወፍጮ ቤት በመብራት እንደዚሁም ደግሞ በናፍታ ሊሆን ይችላል እህል ውፍጮ ቤት እየተሄደ ያው አሁን በስፋት ላይ የሚገኘው ወይም ደግሞ ሙሉ በሙሉ ማለት ይቻላል። ወፍጮ ቤት የሚባል አለ በመብራት ሀይል ወይም ደግሞ በነዳጅ የሚሰራ ማለት ነው እሱ ዘንድ ወስዶ ጥራቱን ጠብቆ በጣም አልሞ እንደዚሁም በጥራት ይፈጫል ማለት ነው። እንግዲህ እሱም ላይ የሚፈጩ እህል መፍጨት የሚችሉ ባለሙያዎች አሉ ማለት ነው። ወፍጮ ቤቱ ላይ በሰነ ስርዓት እየተቀጠሩ ባለሙያዎች አሉ ማለት ነው በዛ በስራ ላይ የሰለጠኑ ወይም ደግሞ ልምድ ያላቸው በደሞዝ የሚሰሩ ለባለሀብቱ ተቀጥረው የሚሰሩ ሰራተኞች አሉ ማለት ነው። እንግዲህ እነዛ ከፍተኛ የሆነ ልምድ ያላቸው ወፍጮ ሲበላሽ ማስተካከል የሚችሉ በስነ ስርዓት መፍጨት የሚችሉ እንግዲህ የተለያዩ የእህል አይነቶች አሉ በቀላሉ የሚልሙ እንደዚሁም በቀላሉ የማይልሙ እህሎች አሉ ማለት ነው። አሁን ለምሳሌ እንደ በቆሎ አይነት ብንወስድ በደንብ የማይልም ነው ማለት ነው። እንግዲህ እሱን ለማላም የሞተሩን መጠን መቆጣጠር የሚችሉ እንደዚሁም ደግሞ በቀላሉ ሊልሙ የሚችሉ ህሎችን እንደዚሁ በመቀነስ ሞተሩን ተቆጣጥሮ በስነ ስርዓት መፍጨት የሚችሉ ራሳቸውን የቻሉ ባለሙያዎች አሉ ማለት ነው። እንግዲህ ወፍጮም ሲበላ በምበላሽ ሰዓት የሚያስተካክሉ ለመውቀርም ደግሞ ወፍጮ በምያማልጭበት ሰዓት የምወቀርበት ሰዓት አለ ያኔ በምወቀርበት ሰዓት መወቀር የምችሉ ናቸው ማለት ነው። እኔ እንግዲህ ይሄንን ሙያ ስላለመድኩ ወይም ደግሞ ስለማልችል ወፍጮ መፍጨት ወይም ደግሞ እህል መፍጨት አልችልም ማለት ነው። እንግዲህ በዚህ ላይ ራሳቸውን የቻሉ የተሰማሩ ባለሙያዎች በመኖራቸው ምክንያት ማለት ነው። እኔ እንግዲህ ይህንን ማድረግ አልችልም ማለት ነው። አንደኛ በባህላዊ መንገድ የሴቶች ስራ ነው ተብሎ ስለሚታሰብ አብዛኛው ጊዜ ያን ነው ማለት ነው። በሌላ በኩል እንደገና ደግሞ የሞተር ወፍጮ ደግሞ ልምድና ትምህርት ስለሚያስፈልገው እኔ ደግሞ ያንን ትምህርት ወይም ልምድ ስላልተማርኩ ማለት ነው። እንግዲህ ወደፊት ለመማር ወይም ደግሞ ለመፍጨት እሞክራለሁ ማለት ነው። ምክንያቱም ማንኛውም ሙያ በየትኛውም ቦታ ጠቃሚ ሆኖ ስላየሁት ማለት ነው። የተቻለኝን ወይም ደግሞ በርከት ያሉ ሙያዎችን ለመልመድ ጥረት ስላለኝ እሱንም ለመልመድ እሞክራለሁኝ ማለት ነው። አስፈላጊ ስለሆነ በየትኛውም ሁኔታ ላይ ሆነህ ያለህ ሙያህ ስለሚጠቅምህ ማለት ነው። ሙያ በየት ቦታ እንደሚጠቅም ስለማይታወቅ ለአሁኑ እንግዲህ እህል መፍጨት አልችልም ማለት ነው። ለወደፊት ግን ለመለመድ ወይም ደግሞ ትምህርት ለመውሰድ ስልጠና ለመውሰድ እያሰብኩኝ ነው ማለት ነው።

ማርህ ትወዳለህ ወይ? ነው አዎ እንግዲህ ማር በጣም የምወደው በተፈጥሮ የሚዘጋጅ ምግብ ነው ማለት ነው። እንግዲህ ማር በጣም እወዳለሁ በጣም ደስ ይለኝ ጣፋጭ ነው ጣፋጭም ከመሆኑ ባሻገር በጣም ጠቃሚ ለሰውነታችን በጣም ጠቃሚ ከሚባሉ ምግቦች ቀዳሚውን የሚይዝ ነው ማለት ነው። እንግዲህ ማር በጣም የምወደውና ደስ የሚለኝ ምግብ ነው ማለት ነው። እንግዲህ ማር ቀጥታ ኖርማል ወይም ደግሞ ከተፈጥሮ እንድትዘጋጄ ከሆነ በጣም አሪፍ ለሆነ ለሰውነታችን ጥሩ ነው ማለት ነው። እንግዲህ ማር አብዛኛውን ጊዜ ከነጋዴዎች እጅ ከገባ በኋላ ነጋዴዎች የተለያዩ ነገሮችን በመጨመር የማር ጣዕሙን ወይም ደግሞ ማርን መሆኑን ሁላ ያበላሹታል ማለት ነው። እንግዲህ አንዳንዴ ንገሪዎች ስኳር እንዲህ ሙዝ ያሉ የተለያዩ ነገሮችን በመጨመር ታማኝነታቸውንም ያጠፋሉ የማረንም ጥቅም ለማዳከም ይሞክራሉ ማለት ነው። እንግዲህ በዚህም የተነሳ የማርን አስተዋጽኦ ዝቅ ለማድረግ ይሞክራሉ ማለት ነው። ነገር ግን ከገበሬ ቀጥታ ትኩሱ ወይም ደግሞ አዲስ ከተቆረጠ ማር ወይም ደግሞ ምንም ያልተጨመረበት ማር በጣም ጣፋጭና በ እንግዲህ እኔ ከቀመስኩት ወይም ደግሞ ካየኋቸው ምግቦች ቀዳሚ የምሰጠው ጣፋጭ የሆነ በተፈጥሮ የሚዘጋጅ ማር ነው ማለት ነው። እንግዲህ ማርን እንግዲህ በተፈጥሮ የምታዘጋጀው ንብ ናት ማለት ነው እንግዲህ ንብ ትባላለች እንግዲህ እሷ ኢንሴክት ተብላህ ነው የምትጠራው ንብ ማርን በማዘጋጀት የምትታወቅ ናት ማለት ነው። እንግዲህ ንቦች ያው በሶስት መንገድ ይከፈላሉ ሰራተኛ ወንድና ንግስትና ንጉስ ተብሎ ይከፈላሉ እንግዲህ ሰራተኛ ንቦች አብዛኛውን ጊዜ ማርን በመስራት ይታወቃሉ ማለት ነው። እንግዲህ ማር ንቦች ያው ንብ ማለት እንግዲህ እንደ ዝንብ በአይነት ሁና በስትራክቸሯ በሁኔታው ዝምብ የምትመስል ሁና ከዝምብ በመጠን ከፍ ያለች ናት ማለት ነው። እንደዚሁም ደግሞ ሁኔታዋ ወይም ስራዋ ግን ከእሷ የተለየህ በጣም ተወዳጅ ናት ማለት ነው። አሁን ለምሳሌ ዝንብን ውሏ እንጂ ተፈጥሮዋ አላስናቃትም ይባላል እንደዚህ ይሄም የተባለበት ምክንያት ከንብ ጋር ተመሳሳይ መሆን በመሆኗ ግን ዝንብ ቆሻሻ አካባቢ ስለምትውል እና የተለያዩ በሽታዎችን ስለምታስተላልፍ ነው። ነገር ግን ንብ በጣም ጠቃሚና ጣፋጭ የሆነውን ማርን ለሰውነታችን በጣም አስፈላጊ የሆነውን የተፈጠረው ምግብ ታዘጋጅልናለች ማለት ነው። እንግዲህ ንብ ይሄንን ማርም ተዘጋጀው በጣም ብዙ ደክማ ብዙ ገፍታ ነው ማለት ነው የተለያየ አበባዎችን የተለያየ አይነት ጸዋት አበባዎችን አሉ የተባሉ የጸዋት አበባዎችን በመቅሰም ነው ማለት ነው። እንደዚሁም ደግሞ ውሃዎችን በመጨመር ታዘጋጃለች ማለት ነው። እንግዲህ የተለያዩ ምግቦችንም ልቀስም ትችላለች ሻዮችን እነሱ እነሱን በመቅሰም በጣም ተወዳጅ የሆነውን ማር ከተለያዩ አበቦች በመቅሰም ነው። እንግዲህ ይሄም ተዘጋጀው እንግዲህ እጽዋቶች ማለት እንግዲህ ሁሉም የተለያዩ እጽዋቶች አብዛኛው በሚባል ደረጃ ያው ንቦች ደግሞ ጠቃሚ የሚባሉትን ነውና የሚመጡት ወይም ደግሞ የሚቀስሙት እነሱ አብዛኛውን ጊዜ እጽዋት ለመድሃኒት መስሪያነት ከሚያገለግሉ ነገሮች ዋናውና ቅደም ስፍራ የሚይዙ በመሆናቸው እንግዲህ የተለያዩ እጽዋት አበባዎች የተለያዩ አይነት መድሃኒት የሚሆን እንትን ይኖራቸዋል ማለት ነው። እንግዲህ በዛ ምክንያት ማር ከነዛ ከነዛ ነገሮች ተቀላቅሎ ስለሚሰራ ለሰውነታችን በጣም አስፈላጊ ገንቢ እንደዚሁም ደግሞ የማስታወስን ችሎታ ከፍ ባለ ደረጃ የሚጨምር ነው ማለት ነው። እንግዲህ እንደ ሳይንስ ጥናት ማር አንድ ማንኪያ ማር ማታ ማታ የምትወስድ ወይም የምትበላ ከሆነ የማስታወስ ችሎታን በከፍተኛ ደረጃ የመጨመር አቅም ያለው ይለናል ማለት ነው። እንግዲህ ማር በዚህ በዚህ ምክንያት ለሁሉም በሁሉም ብቻ ሳይሆን ለማንኛውም ሰው ተወዳጅ የሚያደርገው ምግብ ነው ማለት ነው እንግዲህ ማረፍ በየትኛውም አለም የሚገኝ ነው ማለት ነው። ቀጥታ በተፈጥሮ የተገኘው ማር ለገበያ የሚቀርብ ከሆነ ወይም ደግሞ ያንን ሰው የሚጠቀም ከሆነ እንግዲህ ማር በጣም አስፈላጊና ጠቃሚ ምግብ ነው ማለት ነው። እንግዲህ እኔም ያው አሁን በዚህ ሰዓት ባይኖረኝም ንብ ነበረኝ ማለት ነው እቤቴ ጓሮዬ እንግዲህ ከእሱም እየቋረጥኩኝ ማሮችን እበላ ነበር ማለት ነው። ትኩሱን እበላ ነበር በዛ ምክንያት እንግዲህ የማርን ጥቅም እና የማርን ውዴታ በዚህ በዚህ ምክንያት አውቃለሁ ማለት ነው። እንግዲህ ማር በዚህ መንገድ ልገልፀው በጽሁፍ ወይም ደግሞ በቃላት ሊገለጽ የማይችል ከፍተኛ ጥቅም የሚሰጥ ጣፋጭ የሆነ የተፈጥሮ እንትን ነው ማለት የተፈጥሮ ምግብ ነው ማለት ነው። እንግዲህ በዚህ የምትነሳ ማር በጣም የምወደውና ቀዳሚ የማደርገው የምግብ አይነት ነው ማለት ነው።

የስራ ምግባር ታከብራለህ ነው? አዎ የስራ ምግባር አከብራለሁ እንግዲህ የስራ ምግባር ማክበር የማንኛውም ዜጋ የማንኛውም ማህበረሰብ መብት ሳይሆን ግዴታ ነው ምክንያቱም የአንድን ስራ የአንድን ስራ ደረጃ ከፍ ለማድረግ የአንድን ስራ ሁኔታ ከፍ ለማድረግ እንግዲህ ስነ ስነ ስነ ስነ ምግባር አንደኛውና ቀዳሚው ተግባር ነው ማለት ነው። መጀመሪያ ከሁሉም ነገር ስነምግባር ወይም ስለሚቀድም ማለት ነው። እንግዲህ ምግባር የስነ ምግባር ማለት የተለያዩ ሁኔታዎች ሊሆን ይችላሉ የባህሪ ሊሆን ይችላል። ከሰራተኛ ከአስር ሪ ጋር የመስማማት እንደዚሁም ደግሞ ሰዓትን የማክበር በጣም አስፈላጊ ከሆኑ በስራ ላይ አስፈላጊ ከሆኑ እና ቀዳሚ ከሆኑ ነገሮች አንዱ የሆነውን ሰዓት በማክበር ሊሆን ይችላል ከአሰሪ ጋር ከሰራተኞች ጋር በስራ ጉዳይ በስራው ሁኔታ በአሰራሩ ሂደት ሊሆን ይችላል። እንደዚሁም ደግሞ በደሞዝ ሁኔታ ሊሆን ይችላል መግባባት ከእነሱ ጋር ሰላማዊ መሆን ሰላም መፍጠር የስራ ምግባር ናቸው ማለት ነው። እነዚህ እንግዲህ እነዚህን ማክበር የማንኛውም ዜጋ የማንኛውም ማህበረሰብ ሀላፊነትም ግዴታም ጭምር ነው ማለት ነው። እንግዲህ ይህንን በማድረግ የስራ ምግባር ከተከበረ የስራ ሰዓት ከተከበረ ከሰራተኞች ጋር ትብብር ከተፈጠረ ከአሰሪ ጋር ጥሩ ግንኙነት ካለ የስራ ደረጃህን ከፍ ማድረግ ይቻላል ማለት ነው። እንዲ እንግዲህ እንዴ ሀገርም አሁን ለምሳሌ አንድ ድርጅት የተቀጠረ ሰራተኛ በሰአቱ የሚገባ ከሆነ እዛ ድርጅት ተራ ተራ ሰራተኛ ጽዳት ሰራተኛ ሊሆን ይችላል ማለት ነው። እንግዲህ እዛ በሰአቱ የሚገባ ከሆነ ስራ ቦታ እንደዚሁም ደግሞ አለቃውን ወይም ደግሞ የስራውን የስራውን ሀላፊ የሚያከብር ከሆነ እንደዚሁም ከሰራተኞቹ ጋር ያለው ግንኙነት አሪፍ የሚባል ጥሩ የሚባል ከሆነ እንደዚሁም ደግሞ ልምዶችን የተለያዩ በሱ የስራ ደረጃ ያላደሉትን ከፍ ያሉ የስራ አይነቶችን ልምድ ለመቅሰም የሚታገል የሚለፋ ከሆነ እንግዲህ ያ ሰው በዚህ በዚህ ምግባሩ ምክንያት ልምድ በልምድም ጭምር የስራ ደረጃውን ከፍ ማድረግ ይችላል ማለት ነው። ምንም እንኳን የትምህርት ደረጃ የስራ ከፍተኛ ከፍተኛነቱን ባያሳድግለት ግን ባለው በሚያደርገው ትጋት ለመልመድ በሚያደርገው ትርጋት ሰዓት በሰአት አክባሪነቱ እንደዚሁም ደግሞ ካሉት ሰራተኞች ካሰሪው ጋር በሚፈጥረው ሰላም የስራ ማሻሻያ ሊደረግለት ይችላል ማለት ነው። እንግዲህ ያ እንግዲህ ለሰራተኛውም እንደዚሁም ደግሞ ለአሰሪውም ሰዓቱ ከተከበረለት ስራዎች በስነ ስርዓት ተሰሩለት የሚጠብቀውን ገቢ ወይም ደግሞ ከዛ በላይ ሊያገኝ ይችላል ትርፋማ ሊሆን ይችላል ማለት ነው። እንግዲህ ለሰራተኛውም ደግሞ ይሄ የስራ እድገት ወይም የስራ ማሸሸሽ ከተሰጠው ከፍተኛ ጠቀሜታ ነው ማለት ነው። ምክንያቱም ይሰራው ከነበረው ዝቅተኛ ስራ ይልቅ ማሻሻያ ይሄ የሚደረግለት የስራ ሁኔታ በደሞዝ እንዲሁም በደረጃም ከፍ ስለሚል ያ ደሞ ለሱ አስፈላጊና ጠቃሚ የኑሮ የኑሮ ደረጃውን ማሻሻል የሚችልበት ነው ማለት ነው። እንዴ በዚህ በዚህም የተነሳ የስራ የስራ ምግባር በጣም አስፈላጊ ነው ማለት ነው። እንግዲህ ያው ስራ የስራ ምግባር በተለያዩ ቦታዎች ይከናወናል በመንግስት መስሪያ ቤቶች ሊሆን ይችላል በግል ድርጅቶች ሊሆን ይችላል። እንደዚሁም በተለያዩ በተለያዩ ቦታዎች በግለሰብ ሊሆን ይችላል እንግዲህ የስራ ምግባር ማክበር ግድ ነው ማለት ነው። እንግዲህ ስራው ቋሚም ሊሆን ይችላል ጊዜያዊም ሊሆን ይችላል እለታዊም ሊሆን ይችላል ግን በየትኛውም አጋጣሚ ጊዜያዊ ነው ብለን እኔ ለአንድ ቀን ወይም ደግሞ ለዚች ሰዓት ምን አገባኝ ብለን ሳይሆን ሰዓትን እንደ ዝምድሙ የስራ ምግባርን ማክበር ለየትኛውም ሰዓት ስራ ለየትኛውም ስራ ለትንሿም ለትልቋም ሳይ የስራ ምግባር ወይም ደግሞ የስራን ሰዓት ሊሆን ይችላል ደግሞ ከሰራተኞች ከአስሪዎች ጋር ያለውን ነገር ሊሆን ይችላል በየትኛውም የስራ ሁኔታ ላይ ማክበር ግድ ነው ማለት ነው። ምክንያቱም ከትንሽ ተደርሶ ተነስቶና ወደ ትልቅ የሚከደው በየትኛውም ሁኔታ የስራን ምግባር ማክበር አስፈላጊ ነው ማለት ነው። እንግዲህ በዚህም የተነሳ እኔ ለየትኛውም ስራ ለትንሿም ሆነ ለትልቋም ክብር አለኝ ማለት ነው። እንግዲህ ትንሽ ስራ ነው ብዬ አልንቅም ወይም ለትንሽ ስራ ነው ብዬ ሰአቶችን አልሸርፍም ወይም ደግሞ ትንሽ ስራ ነው ከዚህ ብወጣም ምንም ብል ብዬ ከሰራተኞች ከአሰሪዎች ጋር አልጣላም ማለት ነው። እንደዚሁም ደግሞ ትልቅ ስራ ነው ብዬ ከትንሽን ስራ ከትልቅ ስራ አነጻጽሬ ለትንሽ ስራ የምሰጠው የሰነፈር ደግሞ የጊዜውን ሁኔታ ከዛ ሊለይ አይችልም እንግዲህ ሁሉም ስራዎች አከብራለሁኝ ማለት ነው። እንግዲህ ያው ስራዎችን ማክበር ከትንሽ ስራህን ማክበር ትልቅ ደረጃ እንደሚያደርስ በብዙ መንገድ በሚሰሩ ሰዎችን ስላየሁት ማለት ነው። እንግዲህ ስራን ማክበር ግደታና ለሁሉም ሰው የሚመከር ነው ማለት ነው። እንግዲህ በዚህም የተነሳ እኔ ስራዎችን ትልቅም ትንሽም ሳልል ሁሉንም ስራዎች አከብራለሁ ማለት ነው ያ ማለት እንግዲህ ሰአቶችንም በጊዜ እገባለሁ ማለት ነው። እንደዚሁም ደግሞ ከኃላፊዬም ጋር ሀላፊም ጋር ይሁን ከሰራተኞቼ ጋር ከጓደኞቼ ጋር ያለኝን ግንኙነት ሰላም

ብቃት እንቅስቃሴዎችን ታደርጋለህ ወይ? አዎ የአካል ብቃት እንቅስቃሴ አደርጋለሁ እንግዲህ ለማንኛውም ሰው የሚመከር በጤና ባለሙያዎችም ሆነ ኖርማል በማንኛውም ሰው የሚመከር ነው ማለት ነው። እንግዲህ ያካል ብቃት እንቅስቃሴ ለማንኛውም ሰው አብዛኞቹ ሰዎች እንግዲህ ከተለያዩ በሽታዎች ለራሳቸው ለመከላከል የሚያደርጉት ነው ማለት ነው። እንግዲህ በበሽታም የሚጠቁት ለምሳሌ አሁን እንዴ ሱኳር በሽታ እንዴት ግፊት ያለባቸው ሰዎች እንቅስቃሴ ይሄን እንዲያደርጉ ይመከራል። በበሽታ ከተያዙ በኋላ እንኳን ማለት ነው። እንግዲህ የአካል ብቃት እንቅስቃሴ አብዛኛውን ጊዜ በሽታዎችን ለመከላከል ወይም ደግሞ ጡንቻዎችን ለማዳበር ለመዝናናትም ጭምር ነው። የአካል ብቃት እንቅስቃሴ የሚደረገው ነገር ግን ከዛም በተጨማሪ በበሽታ የተያዙትን እንኳን የደም ግፊት ያለባቸውን ሰዎች ከፍተኛ የኮሌስትሪውን መጠን ያለባቸውን ሰዎች እንቅስቃሴ እንዲያደርጉ ይመከራል ማለት ነው። እንግዲህ ይሄም የሆነበት ምክንያት በአካል ብቃት እንቅስቃሴ የደም ግፊት ወይም ደሞ የደም ሁኔታዎች ስለሚስተካከሉ እንደዚሁም ደሞ የኮሌስትሮሎች መጠን ከሰውነታችን በመቅለጥ ስለሚቀንሱ ማለት ነው። እና ደግሞ በአካል ብቃት እንቅስቃሴ እንግዲህ የተለያዩ በሽታዎችን ለመከላከል ለማንኛውም ሰው የሚፈቀድ ነው ማለት ነው። እንግዲህ የተለያዩ በሽታዎችን ለመከላከል ስንል የሰውነታችንን ቅርጽ በማስተካከል ደረጃ ሊሆን ይችላል። አሁን ለምሳሌ አንዳንድ ሰዎች ቦርጭ ያወጣሉና እሱን ቦርጭ ለመቀነስ አብዛኛውን ጊዜ ሴት አፖች ይሰራሉ እንዴ ሴት አፕ አይነት ስፖርቶች። በሱ የተያዙ ሰዎች እንግዲህ በሱ ተያዙ ማለት የቦርጬ ያላቸው ሰዎች አብዛኛውን ጊዜ ለ ደም ግፊት እንደዚሁም ደም ብዛት እንደዚሁም ለሱካር በሽታዎች ተጋላጭ ናቸው ማለት ነው። የአካል ብቃት እንቅስቃሴ ባለማድረጋቸው እንግዲህ የአካል ብቃት እንቅስቃሴ። ከዚህም በተጨማሪ እንግዲህ ደማችን በስነ ስርዓት በሰውነታችን ውስጥ ሰርኩሌት እንዲያደርጉ ወይም ደግሞ እንዲዘዋወር አስፈላጊ ከሆኑ ምክንያቶች አንደኛው ነው እና ዋናው ነው ማለት ነው። እንግዲህ እንቅስቃሴ በዛ ላይ ደሞ ይሄ እሳቸውን ጡንቻ በማዳበር የተለያዩ ጫናዎችን ለመቋቋም ብርታትን ጥንካሬን እንደዚሁም ፍጥነትና ቅልጥፍናን ለማግኘት የአካል ብቃት እንቅስቃሴ በጣም ጠቃሚ ከሆኑ ነገሮች አንዱ ነው ማለት ነው። በዚህም ምክንያት እንግዲህ የአካል ብቃት እንቅስቃሴን ባገኘሁት አጋጣሚ እሰራለሁኝ ወይም ደግሞ እየሰራሁ ነው ማለት ነው። እንግዲህ ያው እንደ ሳይንስ ግዴታህ በአንድ አንድ ሰው በአንድ ቀን ውስጥ ለሰላሳ ደቂቃ ያክል የአካል ብቃት እንቅስቃሴ ማድረግ መቻል አለበት ማለት ነው። እንግዲህ የአካል ብቃት እንቅስቃሴ ሲባል ኖርማል መሄድ ወይም ደሞ መቀመጥ ወይም ደሞ ከአንድ ቦታ ወደ አንድ ቦታ መሀሄድ ብቻ ሳይሆን ሰውነቶችን ሪፍሌክስ ሊያደርጉ የሚችሉ እንቅስቃሴዎች መሆን አለባቸው። ጡንቻዎችን የጡንቻዎችን ሊያደብሩ እንደዚሁም ደግሞ የሰውነቶችን አክል ክፍል ላብ ራሱ መውጣት አስፈላጊ የሚሆንበት አጋጣሚ አለ ማለት ነው። ምክንያቱም በላብ አማካኝነት የተለያዩ ከሰውነታችን ውስጥ አሲዳማ የሆኑን ንጥረነገሮች በቆዳችን ቀዳዳው ክፍል ማለት ነው እሱ ደሞ የሰውነታችንን የአሲዳማነት ወይም ደሞ የጨዋንማነት መጠን ይቀንሳል ይሄም ደግሞ ለኩላሊት ሂደትን ይቀንሳል ወይም ደግሞ የኩላሊቲ በሽታን የሚቀንስልን ነው ማለት ነው። በሌላ በኩል እንግዲህ ስፖርት መስራት ወይም ደሞ እንቅስቃሴ ማድረግ እንዴ መዝናኛነት ይወሰዳል ማለት ነው። ለአንዳንድ ሰዎች አሉ ለምሳሌ የአካል ብቃት እንቅስቃሴ አሁን ለምሳሌ ኳስ መጫወት ራሱ አንድ አካል ብቃት እንቅስቃሴ ነው። እና በሱ ሰዎች እየተዝናኑ የአካል ብቃት እንቅስቃሴያቸውን በዛውም ማዳበር ይችላሉ ማለት ነው። እንደዚሁም ደግሞ ብቃት እንቅስቃሴ በተለያዩ ሁኔታዎች መግለጽ ይቻላል ማለት ነው። እንግዲህ ያካል ብቃት እንቅስቃሴ በጣም አስፈላጊ ከሆኑ ነገሮች አንደኛው እና የተለየው ነው ማለት ነው። እንግዲህ ያካል ብቃት እንቅስቃሴ የሰሩና ያልሰሩ ሰዎችን በይታህ በስነ ስርዓት መለየት ይቻላል ማለት ነው። የቀልብቃት የሰሩ ሰዎች የተለያየ ተክለ ቁመና ያላቸው ከበሽታም ራሳቸውን መከላከል የቻሉ ብዙም ለበሽታ ተጋላጭ ያላደሉም ናቸው ማለት ነው። እንግዲህ በእንቅስቃሴ የማያደርጉ ሰዎች አብዛኛውን ጊዜ በጣም አላስፈላጊ የሆኑ ኦብሲቲ የሚባሉ ወይም አላስፈላጊ የውፍረቶችን የመምጣት ጭምር አለ ማለት ነው። እንግዲህ እንቅስቃሴ ሳያደርጉ የተለያዩ ምግቦችን የሚመገቡ ከሆነ ከፍተኛ የሆነ የፕሮቲን ክምችት ስለሚኖር እሱ ደሞ ለወፍረት ያጋልጻል ማለት ነው። ደግሞ ከወፈሩ ደግሞ የተለያዩ የደም ቧንቧዎች መዘጋት እንደዚሁም ደግሞ የምግብ አለመፈጨት ችግር ሁላ ሊያጋጥም ይችላልና የአካል ብቃት እንቅስቃሴ አለመሰራት በሰዎች ላይ ከፍተኛአደጋጋ ያስከትላል ማለት ነው። እና በዚህ ምክንያት ይሄን ይሄንን ነገሮች ግን እዛው ስለማድረግ ይሄ አካል ብቃት እንቅስቃሴን በስነ ስርዓቱና በተገቢው ሁኔታ እሰራለሁ ማለት ነው። እንግዲህ በቀን ከሰላሳ ደቂቃና ከዛ በላይ ላሉ ሰዓታት እሰራለሁ ማለት ነው። እንግዲህ ከዛም በተጨማሪ የአካል ብቃት እንቅስቃሴ መስራት ከፍተኛ የሆነ የውሃ መጠን ወደ ሰኑታችን ውስጥ እንድን

ጊዜህን በደንብ ታስተዳድራለህ ወይ? አዎ ጊዜን በደንብ አስተዳድራለሁ። ጊዜን እንግዲህ በትክክል በአሪፍ በሆነ ሁኔታ ጊዜ እጠቀማለሁ ማለት ነው። እንግዲህ ጊዜ ማለት አሁን ላይ ህይወት ማለት ነው ማለት ነው በፊት ጊዜ ወርቅ ነው ይባል ነበር አሁን ግን ጊዜ ከወርቅም በላይ የሆነበት ነው ማለት ነው። ጊዜን እንግዲህ በአግባቡ አስተዳድሬ እጠቀማለሁ ማለት ነው። እንግዲህ የስራ ሰአቴን በስነ ስርዓቱ በአግባቡ በመጠቀም ስራዬን አከናውናለሁ ማለት ነው። በስራ በምገባበት ሰዓት ቶሎ በመግባት ወደ ስራ ስራዬን በተሳካ ሁኔታ እና ጥራቱን በጠበቀ ሁኔታ ስራዬን እሰራለሁ ማለት ነው። ከዛ ውጪ እንግዲህ ጊዜ ስንል የእረፍት ጊዜም ሊሆን ይችላል ጊዜን እንግዲህ የእረፍት ጊዜንም በአግባቡ እጠቀማለሁ ማለት ነው። ሳላባክህን ራሴን ለማዝናናት ራሴን ሪፍሪሽ ለማድረግ ለስራህ እንደገና ብቁ ራሴን ለማድረግ ጊዜዬን በአግባቡ የእረፍት ጊዜዬን በአግባቡ እጠቀምበታለሁ ማለት ነው። እንደዚሁም ደግሞ እንግዲህ ሌላ የስራ ጊዜ አለ የስራ ጊዜ እንግዲህ ያው የተለያዩ የስራ አይነቶች አሉ ማለት ነው። ጊዜን ስትጠቀም ነውና ውጤታማ ልሆን የምችለው እንግዲህ ጊዜን በአግባቡ እጠቀማለሁኝ ማለት ነው። በደንብ አድርጌ በአግባቡ ጊዜን ተጠቅሜ የስራ ለውጥ ወይም ደግሞ የስራ ደረጃ የስራ ደረጃዬን በአንድ በሁለት በሶስት ደረጃ ከፍ አደርጋለሁ ማለት ነው። እንግዲህ ጊዜን በአግባቡም መጠቀም ይሄ ይህንን ያህል ለውጥ ስለሚያመጣ ማለት ነው። እንግዲህ ጊዜ በአግባቡ አብዛኛውን ሰው ጊዜን በአግባቡ ልክ አስተዳደረ ወይም ደግሞ ከተጠቀመ ይለወጣል ወይም ውጤታማ ይሆናል ማለት ነው። ነገር ግን ጊዜን እንዴ ቀልድ የሚያሳልፉ ከሆነ ማንኛውም ሰው ከፍ ሊል ወይም ደረጃውን ሊሻሽል አይችልም ማለት ነው። ሁሉም ወደ ኪሳራ ይወድቃል ማለት ነው። ምክንያቱም ጊዜ የዛሬዋን ጊዜ ነገ አትገኝምና ዛሬ ያለችዋ ቀን ነገ አትገኝም እንኳን ዛሬ ያለችው ቀን ቀርቶ አሁን ያለፈችው ሰዓት ከአንድ ሰዓት ወይም ከሰላሳ ደቂቃ በኋላ መልሳ የማትገኝ ናት ማለት ነው። በህይወታችን ያለኝ ጊዜ አሁን ብቻ ነው አሁን ያለው ስለሆነ ጊዜን በአግባቡ መጠቀም ለሁሉም ሰው አማራጭና ውጤታማ ነው ማለት ነው። እንግዲህ ጊዜን በአግባቡ እጠቀማለሁ ማለት ነው። እንግዲህ ጊዜን በተለያዩ ሁኔታዎች ከፋፍየ እጠቀማ አለው አንደኛ የእረፍት ጊዜ አለ ሁለተኛ የስራ ጊዜ አለ። ሶስተኛ የበዓላት የበዓላት ክብረ በዓል ጊዜ አለ የሰርግ እንደዚሁም ደግሞ አንዳንዴ አጋጣሚ የሚመጡ የሞት ኣሁን ለምሳሌ በለቅሶ ሰዓት እንደዚህ እንደዚህ ያሉ ሰአቶች አሉ ማለት ነው። እንግዲህ ፕሮግራም እንዲህ በፕሮግራም እያልሆኑ ክስተቶች ይከሰታሉ ማለት ነው። እንዴ ሞት እንደዚህ እንደዚህ ያሉ አጋጣሚ የተለያዩ ችግሮች ይፈጠራሉ ማለት ነው። ከእነሱ ውጪ ያሉትን ሌሎች ጊዜዎች እንግዲህ በፕሮግራም እሰራለሁ ወይም ደግሞ በፕሮግራም ሰአቴን እጠቀማለሁ ማለት ነው። በአግባቡ እንግዲህ ስራ ሰአቴንም ከፋፍዬ እጠቅማለው የእረፍት ጊዜንም እንግዲህ የተለያዩ መዝናኛ ቦታዎችን በመሄድ ይሁን እንደዚህም ደግሞ ራሴን ለማዳመጥ ወክ በማድረግ ወይም ደግሞ በመተኛት የተለያዩ ጨዋታዎችን በመጫወትም ሊሆን ይችላል ወይም ደግሞ የተለያዩ ነገሮችን በማድረግ የእረፍት ጊዜን በጥሩ ሁኔታ አሳልፋለሁ ማለት ነው። ራሴን ቢዚ ሳላደርግ እንደዚሁም ደግሞ የባአላት የባዓል ሰዓት እና አሁን በእኛ በሙስሊም ሁለት በዓሎች አሉ የኢድ ኣላዳና ኢድአልፈጥር ባዓል የነሱ በዓላት አሉ። አሁን የነሱን የበአል ሰዓት በአግባቡ ተጠቅሜ ጊዜን ሳላባክን የበአል ሰአቴን ተጠቅሜ ወደ ስራዬ እመልሳለሁ ማለት ነው። በምንገታው ሳልቦዝን ወደ ስራህ ቦታ እመልሳለሁኝ። ሰአቴን በአግባቡ አጠቀማለሁ ሰዓት በአግባቡ መጠቀም ለሁሉም ክብርና እድገት የሚሰጥ በመሆኑ። እንግዲህ አለማችን ላይ ያሉ ባለሀብቶችም ሆነ ታታሪ ሰዎች ሳይንቲስቶችም ሆነ ዶክተሮች ጊዜያቸውን በአግባቡ ተጠቅመው ነውና ፕሬዝዳንቶችንም ጭምር እዚህ የደረሱት። ጊዜን በአግባቡ መጠቀም የሰውን ደረጃ ከፍ ስለሚያደርግ እንግዲህ ጊዜን በአግባቡ እጠቀማለሁኝ ማለት ነው። ጊዜን በደንብ በፕሮግራም መጥቀም ውጤታማ ያደርጋል ማለት ነው።

ዝበሉ አዎ ዝምበሉ የትኛውን በዓል ትወዳለህ? እንግዲህ የተለያዩ በዓላቶች አሉ በሃይማኖት የሚከበሩ እንደዚሁም ደግሞ እንድ ማህበረሰብ በሁሉም ማህበረሰብ በአንድ አይነት የሚከበሩ የተለያዩ በዓላቶች አሉ ማለት ነው። እንግዲህ የዘመን መለወጫ በዓል የሚባል አለ ያው እንደ ኢትዮጵያ መስከረም አንድ ቀን የሚከበር ነው። እንግዲህ ኢትዮጵያ እንደሚታወቀው ለየት ያለች የሚያደርጋት በዘመን አቆጣጠሯ አስራ ሶስት ወር ያላት ብቸኛ ሀገር ናት ማለት ነው። እንግዲህ አስራ ሶስተኛዋ ወር ደግሞ ልዩ የሚያረጋት አምስት ቀን ወይም ደግሞ ስድስት ቀን ብቻ ናት ማለት ነው። እንግዲህ አንድ ወር ሰላሳ ከሃያ ዘጠኝ እስከ ሰላሳ አንድ ቀን ነው። አብዛኛውን ጊዜ ነገር ግን በኢትዮጵያ የመጨረሻዋ አስራ ሶስተኛው ወር ስድስት ቀን ወይም አምስት ቀን ናት ማለት ነው። እንግዲህ ያቺ ቀን ካለቀች በኋላ ስድስቷ ወይም አምስቷ ካለቀች በኋላ እንግዲህ የሚከበር መስከረም አንድ ቀን የሚከበር የዘመን መለወጫ በዓል አለ ማለት ነው። እንደ ኢትዮጵያዊይነት ማንኛውም ኢትዮጵያ የሚያከብረው በዓል አለ ማለት ነው። እንግዲህ እሱ በዓል አለ በሱ በዓል ላይ እሱ እንደሱ አይነት በዓሎች አሉ። እንደዚሁም ደግሞ ሌላ የተለያዩ የ የሃይማኖት በዓላቶች አሉ ማለት ነው። እንግዲህ ሙስሊም እንደ መሆኔ መጠን ያው በክርስቲያኖች የተለያዩ ባአሎች አሉ። እንዴ ፋሲካ ገና የተለያዩ ጥምቀት የተለያዩ ባአሎች አሉ። እኔ ደግሞ ሙስሊም ማህበረሰብ እንደመሆኔ መጠን በእኛም በሙስሊም ማህበረሰብ የተለያዩ በዓላቶች አሉ። ኢድ አላዳሀ ወይም አረፋ በዓል እንደዚሁም ደግሞ የኢድ አልፈጥር በዓል የሚባሉ ሁለት ታዋቂ የሆኑ በዓላቶች አሉ ማለት ነው። በተከታታይ በሁለቱ ወር ከአስር ቀን ልዩነት የሚደረጉ በዓላቶች ናቸው። እንግዲህ መጀመሪያ የኢድ አልፈጥር በዓል ነው የሚከናወነው ኢድ አልፈጥር እንግዲህ የሮመዳን የሚባል ወር አለ። እንግዲህ በጾም የሙስሊሙ ምዕመናን የሚያሳልፍበት በጾም የሚያሳልፍበት አንድ ወር ወይም ደግሞ ከሃያ ስምንት እስከ ሰላሳ ቀን ድረስ የሚሞላ የጾም ፕሮግራም አለ ማለት ነው። እንግዲህ ያንን ጾም ሙስሊም ማህበረሰብ በትግስትና በመተባበር በመቻቻል በፍቅር በአንድነት ካሳለፈ በኋላ ከሰላሳ ቀን ወይም ከሃያ ዘጠኝ ቀን በኋላ ጾሙ ካለቀ በኋላ የጾም መፍቻ የሚባል ወይም ኢድ አልፈጥር የሚባል በዓል አለ ማለት ነው። እንግዲህ እሱ በጣም ከምወደውና ከሚያስደስተኝ በዓላት መካከል አንዱና ዋነኛው ነው ማለት ነው። እንግዲህ በኢዳ አልፈጥር በዓል በጣም ደስ የሚለኝ በዓል ነው። እንግዲህ ኢድ አልፈጥር ጾም ከተጾመ በኋላ አንደ መሆኑን መጠን ለማንኛውም ሙስሊም ማህበረሰብ በጣም ደስ የሚል ፕሮግራም ነው ማለት ነው። እንግዲህ በዛ ፕሮግራም የሰገዳ ስነ ስርዓት ይካሄዳል ከ ከጠዋቱ ሶስት ሰዓት እስከ አምሳት ሰዓት አካባቢ ድረስ ገዛም በመመለስ ከሰገዳው ሰገዳው እንግዲህ የአንዴ የበአል ፕሮግራም ነው ማለት ነው። የሰገዳ ፕሮግራሙ ያንን ካከናወነ በኋላ ሙስሊም ማህበረሰብ ጸሎት ካደረገ በኋላ። ወደ እየ ቤቱ ሁሉም ተመልሶ የእርድ ስነ ስርዓት ይካሄድና የተለያዩ ዘመድ አዝማዶችን እንግዲህ በመጥራት አንዱ ከአንዱ በመተባበር በመተጋገዝ ያለው ለሌለው እየሰጠ በመረዳዳት በዓሉን እናሳልፋለን ማለት ነው። እንግዲህ በዓሉ የዚህ የዚህ መገለጫ የመተሳሰር የመተሳሰብ የመረዳዳት የአንድነት እንደመሆኑ መጠን በጣም የሚያስደስተኝና ደስ እሚለኝ በዓል ነው ማለት ነው። እንግዲህ ከዚህ በመቀጠል ከዚህ ከኢድአል ፈጥር ከሁለት ወር ከአስር ቀን በኋላ የኢድአል አደሃ ወይም ደግሞ አረፋ በዓል ይከናወናል ማለት ነው። እንግዲህ ይህም በዓል በሙስሊሙ ማህበረሰብ በጣም ልዩና ቦታ ሊሰጠው የሚገባ ነው ማለት ነው። በጣም ታሪክ ያለው በጣም ድንቅ የሆነ የበአል ፕሮግራም ነው ማለት ነው። የእርድ ፕሮግራም በዚህ ሰዓት ላይ ግዴታ የሆነበት ነው እንግዲህ። ሁሉም ሰው ሁሉም ማህብረሰብ በአቅሙ እርድ መፈጸም ያለበት ነው ማለት ነው። እንግዲህ በዚህ ሰዓት ይሄ በዓል በጣም ደስ የሚልና አሪፍ ተወዳጅ የሆነ በዓል ነው ማለት ነው። እኔም የምወደውና ደስ እሚለኝ የበአል ነው። እንግዲህ ይሄ በዓል ከኢድ አልፈጥር ወይም ደግሞ ጾም ከተጾመ በኋላ ከሚከበረው በዓል ከሁለት ወር ከአስር ቀን በኋላ የሚከበር የባዓል አይነት ነው ማለት ነው። እንግዲህ ይሄ በዓል ሙስሊም ማህበረሰቡ በአንዱ ሆኖ በመተባበር እንደዚሁ የሚያከብረው ነው ማለት ነው። የሌላቸውን የሚረዳበት አንዱ ለአንዱ መተሳሰብን የሚታይበት በዓላት ነው ማለት ነው። እንግዲህ ማህበረሰቡ የሚያሳልፈው ያው እንግዲህ የተለያየ በዓል ሲባል ብዙ አይነት በዓሎች አሉ እንዳልኩት አንድ ሀገር እንደ ሀገር አንድ ተደርጎ የሚከበር ባዓል አለ። እንደዚሁም ደግሞ በየሃይማኖቱ ክርስቲያኑም በሃይማኖቱ ሙስሊሙም ደግሞ በሃይማኖቱ የሚያከብረው በዓላቶች አሉ ማለት ነው። እኔም እንግዲህ ያው ሙስሊም እንደመሆኔ መጠን የማከብራቸው የበአል አይነቶች እነዚህን ይመስላሉ ማለት ነው። ሁለት ዋና ዋና በዓሎች አሉ እነዚህ አሁን የጠቀስኳቸው ናቸው። የኢድ አል አደሀ ወይ አረፋ በዓል እንደዚሁም ደግሞ የኢድአል ፈጠር በዓል ናቸው ማለት ነው። እንግዲህ እነዚህ ሁለት ተወዳጅ በዓላቶችን በጋራ ከቤተሰቦቼ ጋር ከጓደኞቼ ጋር እንደዚሁም ደግሞ ከአቅመ ደካሞች ጋ በመርዳት